መስኮትህን ክፍት ትተዋለህ? አዎ መስኮትን ክፍት እተዋለሁ። ምክንያቱም አየር ንጹህ አየር ከውጭ መግባት አለበት። መስኮትን ክፍት አድርገን ስንተው። ንጹህ የሆነ አየር ከውጭ ወደ ውስጥ ይገባል። ይህ ደግሞ ለአተነፋፈሳችን ስርዓት በጣም አስፈላጊ ነው። ከዚህም ሌላ እቤት ውስጥ ሙቀት እንዳይጨምር መስኮት ክፍት ሆኖ መቀመጥ አለበት። ይህን ብቻ አይደለም። ከውጭ ሆነን ከውጭ የሚደረጉትን ነገሮች በቅርበት እንድንከታተል እቤታችን ተቀምጠን የውጩን ነገሮች እንድንከታተል ይረደናል። መስኮትን ክፍት አድርጎ መተው። ለአየር ንጽህና ይህ ሙቀት መቆጣጠር እና ከውጪ ጋር ጥሩ የሆነ ቀረቤታ እንድኖረን ይረዳል። መስኮትን ክፍት አድርጌ መተው የየእለት ልማዴ ነው።

ውሃ ማምጣት ታውቃለህ። አዎ። ውሃ ብዙ ጊዜ አመጣለሁ። እቤታችን ውስጥ ውሃ የሚመጣበት ቦታ። ከቅርብ አሳያ ሜትር እና ሃያ አምስት ሜትር ርቀት ስለሆነ። ከውጭ ቧምቧ ቀድቼ ቤት አመጣለሁኝ። ውሃ ማምጣት እጅግ የሚያስደስት ስራ ነው። ውሃ በሚያመጣበት ጊዜ የውሃማ እቃዎችን ጀሪካኖችን እና የተለያዩ የውሃ ማስቀመጫ እቃዎችን እንጠቀማለሁ። ከዚህም ሌላ ውሃውን በተገቢ መንገድ መቅዳት እንዳይፈስ መጠበቅ እና ንጽህናውን መጠበቅ ይኖርብኛል። ውሃውን ከውጭ ወደ ውስጥ በማስገባበት ጊዜ እቤት ውስጥ ለመገልገያ ለመጠጫና ለመታጠቢያ ይሆናል። መታጠቢያ እቃዎችንና መገልገያ የመጠጫ እቃዎችን ለየብቻ እለያቸዋለሁ። ከዚያም ያመጣሁትን ውሃ በተገቢ መልኩ አስቀምጥና እንጠቀማለን። ውሃ ማምጣት እጅግ የሚያስደስት ስራ ነው። ለኔ እንደ ትርፍ ሰዓትና እንደ ከባድ ስራ የማይቆጠረው እጅግ የሚያስደስት ተግባር ውሃ ማምጣት ነው።

የምቶዱት ምግብ ምንድነው? የምወደው ምግብ እንጀራ ነው። ይህ እጅግ የተለመደ ምግብ ነው። አሰራሩም የጤፍ ዱቄት ተፈጭ ዱቄት ደፈጭቶ ተቦክቶ እስከ ሶስተኛ ቀን ይቆይና ይጋገራል። ይህ በሀገራችን በህላዊ ምግብ ነው። አብዛኛው ሰዎች ይወዱታል። እንጀራ የሚሰጠው ጥቅም እንዲህ ካርቦሃይድሬትም ምንጭ ለሰውነታችን ሀይልን ይሰጣል። ይህን ብቻ አይደለም። አንጀራ የሚጋገርበት ጊዜ እጅግ የሚያስደስቱ ተግባሮች አሉ። እንቁላል መሰል ወይንም ክብ አድርጎ መስራት ያስፈልጋል። እንጀራ አቀራረቡ ከበሬታ የሚሰጥ ቦታና ለ ብዙ ሰዎች እንደመገልገያም ምግብ ሆኖ ይጠቅማል። እንጀራ እጅግ የሚወደድ ምግብ ነው።

ፀሀይ? ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት እወዳለሁ። ይህ እጅግ የተለየ ስሜት ይፈጥራል። የፀሀይ ብርሃን መልክ ከዳመናዎች ጋር ባለው መጋጨት የተለየ ስሜትን ይፈጥራል። ቢጫ መልክ አለው። ተፈጥሮ ላይ ሲበራ እይታዎችን እጅግ የሚያስደስት ያደርገዋል። ይህ ወደ አመሻሽ ሰዓት ስለሚሆን ብዙ ሰዎችን ሲመላለሱ ማየት ይታወቃል። ከዚህም ሌላ የፀሀይ መጥለቅ የቀኑ ምሽት መቃረብ ያሳያል። በዚህ ሰዓት ብዙ ሰዎች ከስራ ቦታቸው ይመለሳሉ። እንስሶችም ወደ ማደሪያቸው ሲገቡ የተለየ ስሜትን ይፈጥራል። ፀሀይ ስትጠልቅ መመልከት እወዳለሁ። ይህን በየእለቱ አደርጋለሁ።

በምንጣፍ ላይ ትቀመጣለህ? በምንጣፍ ላይ መቀመጥ አዎ ደስ የሚል ነገር ነው። በምንጣፍ ላይ መቀመጥ ለሰውነት እረፍትን ይሰጣል። በወንበርና ከፍ ባሉ ነገሮች መቀመጥ ሊያደክም ይችላል። በምንጣፍ ላይ ስቀመጥ እቤት ልጆች ጋር እጫወታለሁ። ከዚህም ሌላ በምንጣፍ ሲቀመጥ ብዙ የእረፍት ስሜት ይመጣል። በምንጣፍ ላይ የሚቀመጥ ለ ራስን ማስደሰትና ማሳረፍ ይሰጣል። ከዚህ ሌላ በምንጣፍ ላይ ሲቀመጥ ጫማዬን አወልቃለሁ በካልሲ ወይም በእግር ብቻ ሊሆን ይችላል። ከዚያም መደገፊያ በጎን ይኖራል። በምንጣፍ ላይ እሚቀመጥበት ጊዜ የእረፍት ስሜት ይፈጠራል። በምንጣፍ ላይ መቀመጥ እወዳለሁ።

የአትክልት ስራ ታደርጋለህ? የአትክልት ስራ አደርጋለሁ። አትክልቶች በጣም ጥሩ ናቸው። ለምግብነት እና ለ አካባቢ ውበትም ጥቅም አላቸው። አትክልት በጓሮ ወይም በእርሻ መትከል ይቻላል። የጎመን የአበባዎችና የፍራፍሬዎች አትክልቶች ይገኙበታል። አትክልቶች በጓሮ ሲኖሩ። ለምግብነት እጅግ ቅርብ ናቸው። የአትክልት ስራ እጅግ ያስደስታል። ተፈጥሮ መንከባከብ ደስ የሚል ነገር ነው። ጥሩ ስሜት ይፈጥራል። አትክልት ውሃን ሁሌ ይፈልጋሉ። በማታ ማታ ለአትክልቶች ውሃ መስጠት አስፈላጊ ነው። የአትክልት ስራን ልማድ ማድረግ እጅግ ያዝናናል።

አመራር ሚና አለህ? አመራር ሚና የለኝም። አመራር ሚህና። ቡድንን ለስራ ማነሳሳትን ያስፈልጋል እውቀትም ያስፈልጋል። ጥሩ የንግግር ችሎታ ይጠይቃል። የአመራር ሚና እጅግ አስፈላጊ ነው። ቡድን እጅግ እንድሰራ ያበረታታል። ማይሰሩትን እንድሰሩ ይደጋግፋል። ከዚህም ሌላ አመራር ሚና የንግግር ችሎታ። አዲስ ሀሳብ አምጪ እና ለስራ ተነሳሽነት ይፈጥራል። የአመራር ሚና በብዙ ልምድ ሊመጣ ይችላል። ብዙ የኢንተርኔት እና የመጽሐፍ ትምህርቶች አሉ። የአመራር ሚና እንድናሳድግ ይረዱናል። አመራር ሚና አስፈላጊ ነው። ነገር ግን እኔ የአመራር ሚና በሰፊ ልምድ እስካሁን የለም። አሳድግበታለሁ ብዬ አስባለሁ።

የምታውቀው አንድ ምሳሌ ንገረኝ። በእኛ ጋር የተለመደ አንድ ምሳሌ አለ የነ ቶሎ ቶሎ ቤት ግድግዳው ሰምበሌጥ ይህ ማለት በቶሎ የተሰሩ ነገሮች ዘለቄታ አይኖርም ይላል ትርጉሙም ተረጋግቶ ነገሮችን መስራትና ማሰብ አስፈላጊ እንደሆነ ያስተምራል። የነ ቶሎ ቶሎ ቤት የተባለው ከእውነተኛው ጋድ አለም ምሳሌ ጋር ይሄዳል። ቤት መስራት ብዙ ጊዜ ይወስዳል። ብዙ ገንዘብም ብዙ ማሰብም ያስፈልጋል። በቶሎም አይጨረስም። ነገር ግን በቶሎ ቶሎ መስራት ሳያስቡት ማድረግ- እንድንረሳ አንድ ነገር ስህተት እንዲፈጠር ያደርጋል። የዛኔ ሊፈርስ የሚችል ቤት ይሰራል በሚል ምሳሌ ነው። ይሄን ምሳሌ አውቃለሁ።

ሌሎችን ማበረታታት ትችላለህ? ሌሎችን ማበረታታት እችላለሁ ይህ እጅግ አስፈላጊ ተግባር ነው። ሰዎች ለሰሩት ስራ። ከሰዎች አስተያየት ይፈልጋሉ። ለዚህ አስደሳች አስተያየት መስጠት እኔ እወዳለሁ። ሌሎችን ማበረታታት የበለጠ እንድሰሩት ያደርጋል። ከዚህም ሌላ ሌሎችን በማበረታታት ለራስህ ደስታን ታገኛለህ። አንተም ጥሩ እንድትሰራ ይረዳል። ሌሎችን ማበረታታት የሁል ጊዜ ተግባሬ ነው። ከዚህም ሌላ ሌሎች ሰዎችም እንዲያበረታቱ እናገራለሁ። ሌሎችን ማበረታታት ለራስም ጥሩ ስሜት ይፈጥራል። ሌሎችን ስማ በማበረታታት የበለጠ እንድት እንድረዱ እንድሰሩ ትረዳቸዋለህ። ሌሎችን ስታበረታታ ሁል ጊዜ ጥሩ ቃላትንና ጥሩ ማነሳሻ የሚፈጥር ነገር መናገርን ማሰብ አለብህ። ሌሎችን ማበረታታት እችላለሁ።

እጅ መጨባበጥ ትወዳለህ እጅ መጨባበጥ እወዳለሁ የሰላምታ አሰጣጥ ነው። እናም ለማበረታቸው እጅ በመጨባበጥ ሰዎች ይለዋወጣሉ እጅ በመጨባበጥ አድናቆትንና ሰላምታን ማናገር ይቻላል። እጅ መጨባበጥ በሀገራችን የተለመደ የሰላምታ አሰጣጥ ነው። ሰዎች እጅ ተጨባብጠው ወዳጅነታቸውንና ጓደኝነታቸውን ያስታውቃሉ። እጅን ስንጨባበጥ እጆቻችን ንጹህ መሆኖ አለባቸው። እጅ በመጨባበጥ ያብሮነት ማሳያና የቡድን ስራዎችንም የአንድነት ምልክት ሆኖ ይጠቅማል። እጅን በመጨባበጥ አንድነትንና ወዳጅነትን እንገልጻለን። ከዚህም ሌላ የተስፋ ምልክት ሆኖ ይጠቅማል። እጅ በመጨባበጥ እንደ ምልክትና እንደ መለያ አድርገውም ይጠቀሙታል። ለጨዋታዎች ለስፖርትና ለሰላምታ ለወዳጅነት እጅ በመጨባበጥ ሞራል መነሳሳትና የአንድነት ስሜት ይሰማል። እጅ መጨባበጥ እወዳለሁ